የስራ ምግባሬን በሚገባ አከብራለሁ ስራ ሰዓት በስራ ሰዓት እገኛለሁ ከስራ ጓደኞቼ ጋርም ያለኝ መስተጋብር መልካም ነው። የስራ ምግባሬ ሁሌም በሰዎችም የተመሰገነ ነው። መልክ የተሻለ ስራንም እንድሰራ የሚያደርገኝ የሚያበረታታኝ ነገርም ከሰዎች አገኛለሁ የስራ ምግባሬ መልካም እንደሆነ ነው የሚነግሩኝ

ብስክሌት አዎ እጋልባለሁ ከልጅነቴ አንስቼ አዎ የምወደው ነገር ቢኖር ብስክሌት መንዳት ነውና። ከልጅነቴ አንስቼ ብስክሌት እስካሁን ሰዓት ድረስ እጠቀማለሁ ያው ከሌሎቹ ትራንስፖርት መንገዶች ያ ብስክሌት። የተመቸ ነው እዬ አስባለሁ ያው ለጤናም ከሁሉም ነገር አንፃር ብስክሌት መጋለቡ የተሻለ ነገር ነው። እና ብስክሌት እጠቀማለሁ። እና ብስክሌት ከድሮ አንስቼ ከልጅነቴ አንስቼ ብስክሌት መጋለብ ይመቸኛል። ያው ብስክሌት መልካምና ጥሩ ነገር ነው ለሰዎች ለጤናም። ለሁሉም ነገር ያው እንቅስቃሴ ስለሚፈጥር መልካም ነገር ነው አሪፍ ነገር ነው። ብስክሌት

ፈጣን ተያቢ ነኝ ብዬ አላስብም። ግን ቢሆንም ግን ያው የተሻለ የምችለውን አክል እንትን እላለሁ የተወሰነ አክል እፈጥናለሁ። ያው ማዕከለኛ የሆነ ፍጥነት አለኝ በመተየብ። ፈጣን ሰዎች ሚባል ሚባሉት ጋር ግን ምመደብ አይደለሁም ጎበዝ አይደለሁም ያን አክል።

አዎ ምግብ እበላለው አብዛኛውን ጊዜ እንጀራ ነው ኢትዮጵያ ውስጥ የምንጠቀመው እንጀራ በተለያዩ ወጦች ሽሮ አለ ድንች አለ ክክ አለ ምስር አለ። ዱባ ወጥ አለ ድንች ወጥ አለ የተለያዩ አትክልት በየአይነት አለ። እንደዚህ አይነት ምግቦችን ነው የምንጠቀመው ኢትዮጵያ ውስጥ አዎ።

በአቅራቢያ የሚገኝ ሙዚየም የለም። ያው ግን ሙዚየም ቢኖር ብሄድ እወዳለሁ ደስ ይለኛል በጣም መሄድ ሙዚየም ውስጥ ግን ሙዚየም የለም። አካባቢያችን ላይ ሙዚየም የለም። ቢኖር ግን ሙዚየም መሄድ እፈልጋለሁ ፍላጎትም አለኝ። መሄድ ግን አጋጣሚ ሆኖ ደግሞ ሙዚየም የለም አካባቢያችን ላይ

ከዚህ በፊት እንደዚህ አይነት ስራ ገጥሞኝ አያውቅም እውነት ለመናገር ይሄ የመጀመሪያ ስራዬ ነው እና በደንብ መስራት እና ስለ ስራው በደንብ ማወቅ እፈልጋለሁ ግን እንደዚህ አይነት ስራ አጋጥሞኝ አያውቅም። ያው ይሄ የመጀመሪያ ስራዬ ነው ማለት ነ። እስካሁን የተወሰኑ ታክሶችን መስራት ችያለሁ እዚህ እ እንትን ላይ ነው

በልጅነት የምኖርበት የነበረው ቤት ያው የጭቃ ቤት ነው እንደማንኛውም ኢትዮጵያዊ እና ደስ የሚል ጊዜ ነበር። የሚገርማችሁ ጥዋት ላይ የምትወጣው ፀሀይ ቤታችን በትክክል ትገባ ነበር። እና በጣም ደስ የሚል ልጅነት ነው ያሳለፍኩት ያው የጭቃ ቤት ነው የነበረን። ጭቃ ቤት ውስጥ ነበር የምንውለው

አዎ የቀረ ምግብ እበላለሁ በደንብ በሚገባ ነው የምበለው። ከቤተሰቦቼም ከወንድሞቼ ጓደኞቼ የሚቀረውን ምግብ መብላት ደስ ይለኛል። እና እበላለሁ በደንብ ነው እምበላው እኛ አካባቢ ደግሞ ይሄ ነውርም አይደለም። የተረፈ ወይም የቀረ ምግብን መብላት በጣም አሪፍ ነገር ነው። እና እኔ እበላለሁ

ዋና ዋና ሀላፊነት አሉብኝ ያው ወደ ስራ ቦታዬ በሰአት መገኘት እና ስራዬን መከወን። ለቤተሰብ የተለያዩ አስቬዛዎችን መግዛት። የተለያዩ ክፍያዎችን መክፈል። የውሃ የመብራት የመሳሰሉትን። እንትኖች መክፈል እና ስራ ላይ በሰአቱ መገኘት

በዓላት ሁሉንም በዓላት እወዳችኋለሁ ትንሳኤ አለ፣ ልደት፣ ጥምቀት፣ መስቀል፣ ዘመን መለወጫ ሁሉም በዓት ደስ ይሉኛል ሁሉም በዓላት እወዳችኋለሁ። ያው ሃይማኖታዊ የሆኑ በዓላት ስለሆኑ ሁሉንም ነው የምወዳቸው ሁሉም ደስ ይሉኛል።

ስራዬን እወደዋለሁ። ስራዬን በሚገባ የምሰራው ወድጄው ነው የምሰራው። ያው ሁሌም በሰአት እገኛለሁ ስራ ቦታዬ ላይ። ያን የማደርገው ደግሞ ስራዬን ስለምወደው እና እንደውም ከስራዬ ውጭ ሰው ይናፍቀኛል ሁሉ ስራዬን። ስራዬን በጣም ነው የምወደው። እና

አብዛኛውን ጊዜ መሬት ላይ መቀመጥ እወድ ነበር ያው ቆየት ብሏል ጊዜው መሬት ላይ ቁጭ ብለን ነው ነገሮችን የምናደርገው። መሬት ላይ መቀመጥ ደግሞ ያው ጥሩ ነገር ጥሩ ስሜትን ይሰጣል ተፈጥሮ ጋር መሬት ላይ ብዙ ጊዜ እቀመጣለሁ። አሁን ላይ በስራም በሌላም አጋጣሚ ወንበሮችን እጠቀማለሁ

ቅጽል ስም አለኝ በአካባቢያችን ቅጽል ስም የተለመደ ነገር ነው። ብዙ አብሮ አዴጎች ጉአደኞቼ እዚህ አከባቢ ምገኙ ወጣቶች ህፃናቱም ጭምር ቅጽል ስም ይጠቀማሉ። እኔም ቅጽል ስም አለኝ። አንዳንድ ሰዎች የሚያወጡት ነገር ነው። ይሄን ነገር

ደብዳቤ መጻፍ አዎ እወዳለሁ። ሩቅ ላሉ ዘመዶቼም ደብዳቤ እጻፍኩ ነው መልእክትን የማስተላልፈው። እና ደብዳቤ መጻፍ ይመቸኛል። ያው የእጅ ጽሁፍን ተጠቅሞ ደብዳቤ መላክ በጣም ደስ የሚለኝ ነገር ነው። ደብዳቤ ለብዙ ወዳጆቼ እልካለሁ።

በአንዴ ብዙ ስራዎችን ማስተናገድ እችላለሁ። የተለያዩ አይነት ስራዎችን በአንድ ጊዜ ማስተናገድ እችላለሁ። እንደ ስራዎቹ አይነት ቢለያይም ግን የተለያየ ስራዎችን አንዴ መስራት እችላለሁ፣ በሚገባ መስራት እችላለሁ፣ እንደ ስራዎቹ አይነት ይለያያል፣ ነገር ግን መስ መስራት እችላለሁ።

ከማስታውሰው ጥሩ መምህር አለ። አስረኛ ክፍል እንደዛ ተማሪ ሆኜ ጥሩ ጥሩ መምህራን ነበሩ። ማስታውሳቸው ጥሩ መምህራኖች ነበሩ። የሂሳብ የፊዚክስ መምህሮቼ በጣም ጥሩ መምህር ያልነበሩ የማስተማር ክህሎታቸውን በፀባያቸውም ጥሩ መምህራን ነበር

አዲስ አመትን ጓደኞቼ ጋር ቤተሰብ ጋር ነው ብዙ ጊዜ የማሳልፈው አዲስ አመት እንደ አከባበሩ ያው ከሰዎች ጋር ሆነህ የምታሳልፈው በዓል ነው። ቤተሰቦቼ ጋር፣ ጓደኞቼ ጋር፣ የቅርብ ጓደኞች ጋር ሆኜ ነው ባዓልን የአዲስ አመት የማሳልፈው። አዲስ አመት አከባበሩ ያው ለየት ያለ ነው፤ ደስ ይላል።

ለስራ እጓዛለሁ ብዙ ቦታዎች የስራዬ ሁኔታ መንገድ እንትን ሚል ነው እና ለስራ ብዙ ጊዜ የተለያዩ ቦታዎች ጋ እጓዛለው። ወደ ባህርዳር ጎንደር የመሳሰሉት ቦታ አጓዛለሁ። የስራዬ ሁኔታም እንደዛ እንዳረግ ያስገድደኛል

በስራ ቦታ ጓደኞች አሉኝ አዎ ስራዬንም የምሰራው ከጓደኞቼ ጋር ነው ጓደኞች አሉኝ ስራ ቦታ ላይ አብዛኛውን ጊዜ ጊዜዬን የማሳልፈው ጓደኞቼ ጋር ነው። የስራ ቦታ ጓደኛ አሉኝ ስራ ቦታዬ ላይ አብረውኝ የሚሰሩ ጓደኞች አሉኝ በብዛት

አዎ ሳህኖችን ማጣጠብ ደስ ይለኛል ከምግብ በኋላ ምግብ ከበላን በኋላ ምናምን የምግብ ሰሀኖችን ማጣጠብ የተለመደ ተግባር ነው። እና ብዙ ጊዜ ሰሀኖችን አጥባለው በሚገባ አጥባለው። የምግብ ሳህኖችን የቤተሰብ የተጠቀሙባቸው የምግብ ሳህኖችንም አጥባለሁ።

ሾርባ ሾርባ እወዳለሁ፤ ሁሌም እለት ተእለት ከምትጠቀማቸው ምግቦች አንዱ ሾርባ ነው። እና ሾርባ እወዳለሁ፣ ከተለያዩ ምግቦች ተጨማሪ ሾርባን በየቀኑ እወስዳለሁ። ሾርባ ከምወዳቸው ምግቦች መካከል አንዱ ነው ሾርባ፣ ሾርባ

ትራስ አንድ ትራስ ነው የምትጠቀመው ያው እንቅልፍ ላይም ብቻዬን ስለምተኛ ብዙ ጊዜ አንድ አንድ ብቻ ትራስ ነው የምጠቀመው። ሌሎች ተጨማሪ ትራስ አለ። በእርግጥ ግን እኔ የምጠቀመው አንድ ትራስ ብቻ ነው የምጠቀመው። እሱንም አንገቴን ለማንተራስ ብቻ እንዲረዳኝ አንድ ትራስ ብቻ ነው። ሁሌም በቋሚነት የምጠቀመው

መዋቢያ አልጠቀምም ከውሃ ውጭ ያለ ነገር ምናልባት ሽቶዎችን ልጠቀም እችላለሁ እንጂ ሌላ መዋቢያ ሚባሉ ነገሮችን አልጠቃም። ያው ሻወር እወስዳለሁ ገሌን በሰአቱ እታጠባለው። ተጨማሪ ነገር ግን እንደዚህ የመዋቢያ ነገሮችን ተጠቅሜ አላውቅም አልጠቀምም ወደፊትም እንደዛ ነው አሳቤ

የሀዘንም የደስታም ስሜቶች ፊት ላይ ይነበባሉ። እና እኔም እንደ አጋጣሚ እንደዚህ አይነት ሰው ነኝ ደስታ ሀዘን የሚባሉ ነገሮች ፊት ላይ ይታያሉ ፊቴ ላይ ይታያሉ። አሳያለሁ ብዙ ጊዜ እና በዛ ነው ጓደኞቼን የሚረዱኝ የሚያውቁኝ በዛ ነገር ነው።

የምወዳቸው ፊልሞች ብዙ ጊዜ ያው የውጭ ፊልሞችም የኢትዮጵያ የሆኑ ፊልሞችንም እወዳለሁ። የምወዳቸው ፊልሞች የፍቅር ፊልሞች ወይም ደግሞ አሳዛኝ እውነተኛ ታሪኮች። ፊልሞች ላይ የሚያጠነጥን እውነተኛ ታሪክ ላይ የሚያጠነጥን ፊልም እወዳለሁ ደስ ይለኛል እሱን ማየት

ምወደውን እንስሳ ውሻ ነው ያው ውሻ ከልጅነቴ አብሮኝ ያደገ እንስሳ ነው። እና ውሻ ሁሌም ታማኝነቱና የሚያሳየው ፍቅር የተለየ ስለሆነ ለውሻ የተለየ ፍቅር አለኝ። ውሻ በጣም ነው ምወደው ውሻ ደስ ይለኛል በጣም። ውሻ በጣም ምርጥ እንስሳ ነው

በባህላችን ሰርግ የሚከወነው ሰዎችን በመጋበዝ ዘመድ ጎረቤት ተጠርቶ የሴትም የወንዱም ቤተሰቦች ይመጣሉ በእነሱ ስምምነት ሰርጉ ከተወሰነ በኋላ ድግስ ይደገሳል። ያው ሰዎች ይጠራሉ እንግዶች ይመጣሉ። ሰርጉ ይከወናል ማለት ነው

የቅርብ ጓደኛዬ በጣም መልካም ስብእና ያለው ሰው ነው። እና ከእኔ ጋርም በንግግሮች እንግባባለን። ብዙ ነገሮችን አብረን ያሳለፍን ጓደኛዬ ነው በክፉም በደጉም አብሮኝ የቆየ ጓደኛዬ ነው። እና ሁሌም መልካም ነገሮችን ይነግረኛል። ተስፋ እንዳደርግ በነገሮች ተስፋ እንዳልቆርጥ ይነግረኛል

የመስመር ላይ ሙዚቃዎች አዳምጣለሁ አዎ ብዙ መስመር ላይ የሚመጡ ሙዚቃዎች ይመቹኛል። ለማድመጥም ምቹ ሁኔታ ነው። መስመር ላይ ያሉ ሙዚቃዎችን መስማት። እና መስመር ላይ ሙዚቃ አዳምጣለሁ በጣም አዘውትሬ እሰማለሁ ብዙ ጊዜ። ስራን ቦታ ፍሪ ነፃ ከስራ ውጭ ሆኜ አዳምጣለሁ

በትርፍ ጊዜ የስፖርት ጨዋታዎችን በመጫወት ጓደኞቼ ጋር በማውራት በመዝናናት ነው። ትርፍ ጊዜዎቼን ማሳልፈው መጽሐፍ ማንበብም በትርፍ ጊዜ ውስጥ የማደርጋቸው ነገሮች አንዱ ነው። በብዛት ግን ኳስ መጫወት እና እንደዚህ አይነት ስፖርታዊ የሆኑ ነገሮችን አዘወትራለሁ።

አዎ የድርጅቱን ባህር እወደዋለሁ። ሁሌም በተመሳሳይነት እና በቀጣይነት ሁሌም በዓሉን ጠብቄ ነው የምንቀሳቀሰው። እና የድርጅቱን ባህር ሁሌም እወደዋለሁ። የሚመቸኝ አይነት ነው። እኔ ጋር የሚሄድ ነገር ነው እና ሁሌም እወደዋለሁ

መስኮቶቼን ክፍት አድርጌ የመተው ልምድ አለኝ ንፋስ በደንብ እንድዘዋወርና ንጹህ አየርን ለመተንፈስ ስለሚያስችል። መስኮት ክፍት አደርጋለሁ ብዙ ጊዜ ስራ ቦታዬም ቤትም ውስጥ የልጆች መኝታ ቤት ሳሎን ላይም ቤት ውስጥ የመስኮት ክፍት ማድረግ እወዳለሁ

የክላውድ ማከማቻ ተጠቅሜ አላውቅም። ከዚህም በፊት። የክላውድ ማከማቻ ተጠቅሜ አላውቅም። እንዴትም እንደሚሰራ ብዙ ሀሳቡም የለኝም። እና የክላውድ ማከማቻ ተጠቅሜ አላውቅም እስካሁን ድረስ ባለሁበት ሁኔታ።

ላፕቶፕ የለኝም እስካሁን ድረስ። ግን ወደፊት የመግዛት እቅድ አለኝ ላፕቶፕ። እስካሁን ድረስ ግን ላፕቶፕ የለኝም። በጓደኞቼ ምናምን ላፕቶፕ ነው የምጠቀመው። ላፕቶፕ የለኝም እስካሁን ድረስ ላፕቶፕ የለኝም። ያው እገዛለሁ ወደፊት ይኖረኛል ብዬ አስባለሁ። ላፕቶፕ የለኝም።

ዛሬ የመጀመሪያ ምግቤ ዶሮ ወጥ ነበር በዓል ስለነበረ ዶሮ ወጥ ነበር የበላሁት። ቁርስ ዶሮ ወጥ በልቼ ነው ወደ ስራ የመጣሁት። የዛሬው የመጀመሪያ ምግቤ ዶሮ ወጥ ነው። ያው በዓልም ሰሞን ስለሆነ ዶሮ ወጥ አይጠፋም በሁሉም ሰው ቤት አሁን ላይ። እኔ የመጀመሪያ ምግቤ ዛሬ የበለሁት ዶሮ ወጥ ነው።

ወደ ቅጥር ማስታወቂያ ወደ ወጣበት ድርጅት ወይም ቢሮ ትሄዳለህ። ከዛ የትምህርት መረጃዎችህን አጠናክረህ ይዘህ እሱን ይዘህ ትሄዳለህ ወደ ድርጅቱ ከዛ ፈተና ይኖራቸዋል። የትምህርት ውጤትህን ያያሉ። የትምህርት ውጤትህን ካዩ በኋላ ለስራው ብቁ መሆንህን እርግጠኛ ከሆኑ በኋላ የስራ ፈተና ይኖራል። እሱን ካለፍክ በኋላ ኢንተርቪው ይኖራል። ወይም ከሀላፊዎች ጋር ንግግር ታደርጋለህ ከዛ በኋላ ስራው ላይ ትቀጠራለህ ማለት ነው

የሚመቸው ሙዚቃ ቀዝቀዝ ያሉ በእኛ በአማርኛ አባባል እንደ ትዝታ አይነት ሙዚቃዎች ይመቹኛል። ትዝታ ወይም ያው ከውጮቹ ደግሞ የውጭ ዘፈኖች አሉ እንደዚሁ ቀዝቀዝ ያሉ ብዙም አይጮሁም ሙዚቃዎች ሲሆኑ እነሱ ይመቸኛል።

አዋ የወተት ተዋጾች እወዳለሁ። እርጎ፣ አይብ፣ አጓቴ፣ የመሳሰሉትን የወተት አይነቶች እወዳለሁ። እጠቀማለሁ። ብዙ ጊዜ አብዛኛው ጊዜ ወተት ነው መጠጣት ምፈልገው። እና ምጠጣውም ብዙ ጊዜ ወተት ነው። ቢሆንም ግን አጓትና አርጎ ደግሞ፣ የተለየ ስሜት አለው።

በገጠር ረጅም ጉዞዎችን አደርጋለሁ። ብዙ ጊዜ ያው በኪሎ ሜትር እስከ አስር እና አስራ አምስት ኪሎ ሜትር የሚሆኑ ኪሎ ሜትሮችን እሄዳለሁ በእግሬ። ወደ ስራ ስሄድ ወደ ቤት ስመለስ። ሂሳብ ወጪን ለማግኘት ብዙ ጊዜ እንቅስቃሴ እጠቀማለሁና በቀን ብዙ ኪሎሜትር

ብዙ ጊዜ የምጠቀመው እርሳስ ነው አንዳንድ ነገሮችን ከተሳሳትኩ ለማስተካከል ነው። ወይም ደግሞ መልሰው ለማጥፋት ምቹ ስለሆነ እርሳስን። ብዙ ጊዜ እጠቀምበታል ብዕርም አልፎ አልፎ የተወሰኑ ጊዜያት ላይ እጠቀማሉ። ብዕርም ቢሆንም ግን በአብዛኛው ጊዜ የምጠቀመው እርሳስ ነው። እርሳስ ያው ምቹ ነገር ይፈጥርልኛል